ማህበራዊ ሚዲያ ትጠቀማለህ? ነው። አዎ! ማህበራዊ ሚዲያ እጠቀማለሁ። ምክንያቱም የምትጠቀምበት ሁኔታ ወይም እንዴት ተጠቀምኩ ለሚለው። ማህበራዊ ሚዲያ መጠቀም አንደኛ አሁን ጊዜው በጣም ስለረቀቀ ሁሉም ነገር የሚተላለፈው ደስታውም፣ ሀዘኑም፣ ሁሉም በማህበራዊ ሚዲያ ወይም በተለያዩ ሚዲያዎች ስለሆነ ማህበራዊ ሚዲያ ተጠቃሚ ነኝ። ምክንያቱም ማህበራዊ ሚዲያ መጠቀም ብዙ አይነት ጥቅም አለው። አዳዲስ የሆነ እናያለን እንዲሁም የተለያየ ጥቅማ ጥቅም ስለምናገኝ እንደ አጠቃላይ

የሽያጭ ግቦች አሉህ ነው? አዎ የሽያጭ ግቦች አሉኝ ለምሳሌ። የሆነ ንግድ ወይም የሆነ ስራ ብጀምር ጀምሬም ነበር። እና የሆነ ያን ስራ የሽያጭ ግቦች እንትን አቅድ እና። የሽያጭ ግቦች ለምሳሌ ይሄን ያህል ባገዛ ይሄን ያህል ያተርፋል። ይሄን ያህል ገዝቼ ባቆየው ይሄን ያህል። ያተርፋል ለምሳሌ አንድ የሆነ መካዚን ቢኖረኝ ከዛ መካዚን ላይ የተለያዩ እህልዎችን ገዝቼ ብከዝንበት። ከዚያ ያ እራሱ ለማትረፍ እያሰብኩ ነው። እና ልክ እንደዛ የሽያጭ ግቦችን እያሰብኩ ነው። እና እንደሚሳካም ተስፋ አደርጋለሁ። በይበልጥ የሽያጭ ግቦች ብዙ ሰዎች ያስባሉ ግን እኔ የሽያጭ ግቦች አሉኝ ብዬ አስባለሁ

ከቤትህ ስራ ምን? ያህል ይርቃል ነው ይኸው ከቤቴ እና ስራዬ የሚራራቅበት የ ሃያ ደቂቃ መንገድ ነው። ያው ብዙም ሩቅ አይባልም። ሲመሽ ወይም የሆነ ስራዬ ቶሎ የሚደርስ ከሆነ በታክሲ እሄዳለሁ። አለበለዚያ በእግር እሄዳለሁ በእግር ሃያ ደቂቃ ነው በታክሲ የ አራት ደቂቃ መንገድ ነው እና በጣም ቅርብ ነው። እንዲሁ አሁን ላይ ተማሪ ነኝ የግቢው ስለምማር ብዙም ትምህርት እዚሁ ላይ ስለሆነ አይርቅም። ግን አብዛን ስራ በምሰራበት ወቅት የስራ ቦታዬ የሚርቀው የ ሃያ ደቂቃ መንገድ ነው። ብዙም ያን ያክል ሩቅም አይባልም። በቤቴ ስራም የሚቀርበት ሃያ ደቂቃ ነው።

ከአለቃ ጋር ግንኙነትህ እንዴት ነው? ነው ከአለቃህ ጋር ያለኝ ግንኙነት በጣም አሪፍ ነው። ምክንያቱም የኔ አለቃ ማለት በቃ እኔ በጣም አለቃ እከብራለሁ። ምክንያቱም አለቃዬ ማለት እኔን እንደ አንድ እኔ እሱን አለቃዬ እንዳን ድርጅት ነው የማየው። ምክንያቱም የሚያስተዳድረኝ እሱ ወይም የሚመራኝ እሱ ስለሆነ። አለቃ ማለት ሲያዝዘን እሺ የሚያስተላልፈውን ሀሳብ መቀበል ነውና እኛ ከእሱ ውጭ አለም ሆኖ ወይም የእሱን ሀሳብ አለመቅረፍ ነውና። አንዳጠቃላይ ከአለቃዬ ጋር ያለኝ የግብረት በጣም አሪፍ ነው የሆነ ግንኙነት አለኝ። ወዲያውኑም ከአለቃ የጋር ግንኙነት ያሪፍ መሆኑ እንደኛ የሆነ አዲስ ነገር ስኖር ተሎ ያሳውቀናል። እኔም የእሱን ሀሳብ አበረታታለሁና እንደ አጠቃላይ ከአለቃችን ጋር ያለኝ ግንኙነት በጣም አሪፍ ነው

ሹራብ መስፋት ትችላለህ ነው አዎ ሹራብ መስፋት እችላለሁ ምክንያቱም እኔ በቃ ልብስ የተሮ ሲቀደድ ወይም በተለያዩ ምናምን ሊቀደድ ይችላል ወይም እንደሁም አዳዲስ ሹራብ መስፋት እችላለሁ። ባአር ግን የተለያዩ ሹራቦችን ሰፍቼ አቃለሁ ታምናለችና እየሰፋሁ ነው። የተመረኩትና እና የምንታች ቅልም ሳስታውሳለሁ የሆነ ሰዓት ለብሴ ምናምን ተገዳዷል አልኩኝ። አንድ ሽራብ ሰፍቻለሁ

የእቃ ቁጥጥር ታደርጋለህ ነው? አዎ የእቃ ቁጥጥር አደርጋለሁ። ምክንያቱም አንድ እቃ ቁጥጥር ካላረክበት ወይም እንክብካቤ ካልሰጠህ ወይም ካልጠበህኸው ሊሰባበር ይችላል። ሰው ሊወስድብህ ይችላል። እንዲሁም ያላግባብ ሊባክል ይችላል እና የቃ ቁጥጥር ማድረግ በጣም ትልቅ ነገር ነው። እና እቃዬን ቁጥጥር አደርጋለሁ። ለምሳሌ በትልሹ ስናይ የሆነ እኔ እንኳን ያለኝ ልብሶችን እንትን ብል እኔ ያለኝ ልብስ በስርዓት ካልተቆጣጠርኩና ካልተንከባከብኩ ማን እንትን ልብሱም ሊበላሽ ያችላል። ሊወሰድ ይችላል። እና እንደ አጠቃላይ በእቃዬ ላይ ያለኝ እንክብካቤ ወይም የእቃ ቁጥጥሬ አሪፍ ነው